ከስራ ሰዓት በኋላ ትሰራለህ ሚል ነገር አለ? ያው ከስራ ሰዓት በኋላ ምሰራበት ሁኔታ ይኖራል የማልሰራበት ሁኔታ ይኖራል ከአስራ ሰዓት በኋላ። እኔ ይሄ ብዙ ጊዜ የምሰራው የራሴ ነገሮች ላይ ነው ራሴ ላይ ነው መስራት ምፈልገው ራሴ ላይ ነው ብዙ ነገር ማሳደግ ምፈልገው። ራሴን ነው ማብቃት የምፈልገው እና ራሴ ላይ ብዙ ነገሮችን የምሰራቸው ነገሮች አሉ። እንጂ እኔ ከስራ ውጪ ሌላ የምሰራቸው እ በስራዎች የሉምና። እ ከስራ ሰዓት በኋላ ትሰራለህ የሚለው ነገር ምናልባት እቤት ውስጥ ምሰራቸውም ራሴን ማበስላቸው ምግቦችን። የማጥባቸው ልብሶች ካሉ ወይ ደመ የሆነ የምሰራው ነገር ከሌለ በስተቀር። ከስራ ሰዓት በኋላ ሌላ ቦታ መስራት እ እየሰራው አይደለም ነገር ግን ራሴ ላይ በጣም እየሰራሁ እገኛለሁ ራሴን ማሳደግ ላይ ራሴን መማር ላይ ራሴን ማስተማር ላይ በእውቀት ራሴን ማሳደግ ላይ በጣም እየሰራሁት እገኛለሁ። ራሴን እ ማሳደግ ስን በብዙ መልክ ራሳችንን አሳድጊያለሁ በብዙ መልክ እውቀታችንን ከፍ እናደርጋለን በብዙ ደረጃ ራሳችን ላይ መስራት እንችላለን። እና እነኚህን ነገሮች ደግሞ ራሴ ላይ ሰራሁ ማለት በተሻለ እውቀት ይኖረኛል የተሻለ ግንዛቤ ይኖረኛል እውቀት ይኖረኛል እና እነኝህን ነገሮች በማድረግ ጊዜዬን እ የምትጠቀምበት ሁኔታ አለ። እና እና ይሄ ነገር ነው ዋናው ነገር እ ማለት ነው ከስራ ሰዓት በኋላ ትሰራለህ የሚለው ነገር አዎ እሰራለሁ። ነገር ግን የምሰራው ራሴ ላይ ነው የራሴ እውቀት ላይ ነው ራሴ ላይ ነው ምሰራው ራሴ ላይ ስሰራ ደግሞ በጣም ብዙ ነገሮች ራሴ ላይ በማመልከት ሰው ላይ ሳይሆን ራሴ ላይ ነው። ትኩረቴን የማረገው ማለት ነው እና ብዙ ጊዜከ ራሴ ላይ ትኩረት ባረኩ ቁጥር ደግሞ ለውጥ ይመጣል ምክንያቱም በራሳችን ላይ ትኩረት ሰው ላይ አይደለም ለውጥ የሚመጣው እና ራሳችን ላይ ትኩረት አድርጌ ራሴ ላይ የምሰራ ከሆነ ራሴን ማሳድግ ከሆነ ራሴን ማስተምር ከሆነ በጣም ብዙ ዛሬ ላይ ራሳችንን የምናስተምርባቸው በጣም ብዙ ነገሮች አሉ። ከአርቲፊሻል ኢንተለጀንስ ጋ ተያይዞ በራሳችን እንዳሳድጋቸው እውቀቶች አሉ ብዙ መጽሐፎችን ማንበብ እንችላለን በቀላሉ ብዙ ጥናቶችን መስራት እንችላለን የተለያዩ ነገሮች ላይ ማለት ነው። እና እነኚህ ነገሮች በሙሉ ወደ መሬት አውርደናቸው መስራት ከቻልን ማሳደግ ከቻልን ውጤታማ ማንሆንበት ምንም አይነት ምክንያት አለ ብዬ አላስብም። እና እነኚህን እ ከስራ ሰዓት በኋላ ትሰራለህ እሚለው ያው ው ብዙ ጊዜ በትምህርት ነው ጊዜን የማሳልፈው ብዬ ነው ማስበው እና አሁን እያሳልፍኩ ያለው ከስራ ሰዓቴ ስራዬን ብቻ እሰራለሁ ከዛ በኋላ ከስራ ሰዓት የውጭ ደግሞ ትምህርቴን ነው ምማረው። እእእ መማር ያለብኝ ነው ትምህርቶች አሉ ራሴን ላሳድግባቸው የሚገቡ ትምህርቶች አሉ እነኝህ ትምህርቶች በሚገባ አማራቸዋለሁ በሚገባ ራሴን አሳድጋለሁ በሚገባ እውቀቴን አሻሽላለሁ እና በተቻለኝ አቅም እነኚህ ላይ ነው ትኩረት አድርጌ የምሰራው ማለት ነው። እና እ እነኚህን ነገሮችን ማንሳት እፈልጋለሁ ከዛ ውጪ ከስራ ሰዓት በኋላ ትሰራለህ ሌላ ስራ እንደዚህ የግል ስራ ምሰራው ቋሚነት ስራ ምነው ነገር የለም እ ምናልባት እንደዚህ አይነት አጋጣሚዎች ሳገኝ እንደዚህ አይነት አርቲፊሻል ኢንተርጀንስ ማሰልጠን ወይ ደግሞ ማስተማር ነኝ። ነገሮችን ማሰልጠን ሲኖር እሰራለሁ ጊዜም እንትን ብዬ ማለት ነገር ግን ከዛ ውጪ ብዙ ነገሮችን መስራት ምፈልገው። ለምሳሌ ሰው ጋር ተቀጥሬ በእ ትርፍ ሰዓቴ መስራት ይችላል ነገር ግን ያ ነገር እኔን አልለወጥም እኔን እ የተሻለ ነገር አላደረሰኝም ስለዚህ ይሄን እኔ የተሻለ ቦታ የማይረሰኝን ነገር ይዤ ደግሞ ረጅም መንገድ መሄድ አልፈልግም ስለዚህ የተሻለ ነገር። ለመስራት ደግሞ ራሴን እያበቃው ራሴን እያስተማርኩ እየሄድኩኝ እገኛለሁ ብዙ ጊዜ በስራ ሳይሆን ራስን በማሳደግ የተሻሉ ሙያዎችን በመማር ጊዜዬን እያጠፋሁ እገኛለሁ አሁን ባለው ሁኔታ ማለት ነው። እና ጊዜዬን የማጠፋበትን ነገር ደግሞ ኦ ጠንቅቄ ነው ማውቀው ምክንያቱም እእ ጥሩ ጊዜያችን የምናጠፋበት ነገር ካለ ነው ውጤታማ የምንሆነው አለበለዚያ ግን ዝም ብለን የምንሄድ አይነት ከሆነ ምንም ለውጥ አናምጣም ከዛ አንፃር ነው ይሄን ነገሮች አርቆ ማሰብ ነው። እና እነኚህ ነገሮች ግን በቀላሉ መረዳት ከቻልን ማወቅ ከቻልን አዲስ ሙያ ለመማር ዝግጁ ከሆን የተሻሉ ስራዎች መስራት እንችላለን። በዚህ ጊዜ ደግሞ ብዙ ብዙም ጥረት ማድረግ መልፋት ሳይሆን ሚያስፈልገው አካሄድ ነው ሚወስነው በምን አይነት ነገር ነው እየሄድኩ ያለሁት በምን አይነት አካሄድ ነው እየሄድኩ ያለሁት? ስለዚህ በዚህ ብሄድ ይሄ ያዋጣኛል በዚህ ብሄድ ይሄ ያዋጣኛል ብለን መወሰን መቻል አለብን አቅጣጫ ማስቀመጥ መቻል አለብን ለህይወታችን ማለት ነው ትክክለኛውን መንገድ መፈለግ አለብን። ስለዚህ እኔም ያንን መንገድ እየፈለኩ እ ራሴ ላይ ነው እየሰራሁ ያለሁት ሚለውን ነገር ማንሳት እፈልጋለሁ እንጂ ወይ ደግሞ በግል ሰዓቴ ተቀጠሬ በትረፍ ሰዓት ተቀጠሬ ሌሎች ተቋማት ጋር ሌሎች ድርጊቶይ ጋር እየሰራሁ አይደለም። እንደዛ መስራትም ደግሞ አስፈላጊ ነው ብዬ አላስብም ምክንያቱም እም ብዙ ጊዜ እንዲ አይነት በትርፍ ጊዜ ምንሰራቸው ለሰዎች ነው ምንሰራው ሰዎች ደግሞ እእእ እኛ በሰጠናቸው ዋጋ ነው ሚሰጡን ያ ነገር ደግሞ ያ ዋጋ ደግሞ በዚህ ሰዓት የቀን ምሳ የማይችል ገንዘብ ነው እና ይሄ ደግሞ ትርፋማ አያደርገንም አያሳድገንም ሀብት አይመጣልንም እሴት አይኖረንም። እ እና እ ለመብላት ብቻ መኖር የለብኝም ብዬ ስለማስብ የተሻሉን ነገሮችን ለመሞከር ራሴን እያዘጋጀሁ እገኛለሁ። በተሻለኝ አቅም ወደ አለም መግቢያ መግባት እና ራሴን የተሻለ ትምህርት ማስተማር ራሴን ማሳደግ ስ እፈልጋለሁ። ከዛ ከዛ አንፃር በጣም በተቻለኝ አቅም እምም ብዙ ነገሮች ራሴ ላይ ነው እየሰራ ያለሁት የሚለውን ነገር ማንሳት እፈልጋለሁ እንጂ ከዛ ሰዓት ውጪ ብዙ ጊዜን የማይሆን ነገር ላይ ያጠፋው አይደለም የሚለው ነገር ማንሳት እፈልጋለሁ በአጠቃላይ ማለት

እሺ የትርፍ ጊዜ ሰዓት ማሳለፊያዎች ምንድን ናቸው የሚል ነገር አለ እና ምንድነው የትርፍ ጊዜ ማሳለፊያ የምንላቸው? አንድ ሰው ስራ ይሰራል እንደ መስሪያ ቤትም ተቀጥሮ ሊሆን ይችላል በግል በግል ተቋማትም ተቀጥሮ ሊሆን ይችላል ይሰራል ወይም ደግሞ የራሱ የሆነ የሆነ የራሱ የሆነ የሚያስተዳድረው የግል ድርጅት ይኖረዋል ወይም ደግሞ የራሱ የሆነ ስራ ይኖረዋል በቃ የግል ስራ አለው። እና ይሄን ስራ የሚሰራበት የስራ ፕሮግራም አለው በዛ ፕሮግራም መሰረት ሰርቶ የሚተርፈው ጊዜ ይኖራል። ማለት ከዛ ከስራ ውጪ ለምሳሌ አንድ ሱቅ የሚሸጥ ሰው ከሆነ ሱቁ ሸጦ ሸጦ ማታ ሲመሽ ወደ ቤቱ ይገባል ወይ ደግሞ ቅዳሜና እሁድም ደግሞ ላይከፍት የሚችልበት ሁኔታ ካለ ይሄ ትርፍ ጊዜ ይባላል። ምክንያቱም የስራ ቀን ሰርቷል ትርፍ ጊዜውን ደግሞ የተለያዩ ነገሮች በማከናወን ያሳልፋል። ስለዚህ ማታ ላይ ምንድነው የሚሰራው ነው ለምሳሌ ትርፍ ጊዜ የምንለው ማታ ምን ይሰራል? ከስራ ውጪ ምንድን የሚሰራው ነው? እና እነኚህን እንደዚህ አይነት ነገሮችን በምን ታሳልፋለህ የትርፍ ጊዜ ስራዎች ምንድነው የምታሳልፈው ነው አይደል የሚለው ምንድን ናቸው ነው? እና እኔ ትርፍ ጊዜ የማሳልፍባቸው አንዳንድ ነገሮች አሉ በቻልኩት አቅም አዳዲስ ትምህርቶችን እየጀመርኩበት ያለሁበት ሁኔታ አለ። እነኚህ አዳዲስ ትምህርቶች በአግባቡ እያስኬድኩ እገኛለሁ በተቻለኝ አቅም እያሳደኩ እያወቅኩ እየተማርኩ እየሄድኩበት ያለው ሁኔታ ነው ያለው እኛ አዳዲስ ትምህርቶችን ማለት ነው አዲስ እውቀቶችን እየገበየሁ እያሳደግኩና የተሻለ ግንዛቤ እንዲኖረኝ እያደረኩ ነው እየሄድኩበት ያለሁት ሁኔታ ያለው ማለት ነው። እና በተሻለ መልኩ የትርፍ ጊዜዎችን ምንድነው ራሴን ማሳደግ ላይ አዳዲስ ትምህርቶችን እየወሰድሁ እገኛለሁ አንዳንድ ስልጣኖችን እወስዳለሁ ማለት ነው። በትርፍ ጊዜ እነዚህን ነገሮች በማድረግ ነው ጊዜን የማሳልፈው እና ሲቀጥል ደግሞ ባለን ትርፊ ጊዜ በጣም ዘመሩን ትንሽ ስራ በዝቶብኝ ያልተመቻችሁኝ ነገሮች ነበሩ። እንጂ በቻልኩት አቅም ባለችኝ ጋር በቤተክርስቲያና ሃይማኖታዊ ቦታዎች በሚሄድ ራሴን ከፈጣሪ ጋር ለማገናኘት ለመጸለይ ያው ህይወት ውስጥ የሚገጥሙ ብዙ ቻሌንጆች አሉ ብዙ ተግዳሮቶች አሉ። እና እኔ ተግዳሮቶች ከፈጣሪ ጋር ነው የምናልፋቸው ብዬ አስባለሁ። እኛ ማድረግ የምንችለውን ብቻ እያደረግን የፈጣሪን ፍቃድ መጠበቅ ነው የሚጠበቅብን ብዬ ስለማስብ እና እኔም የፈጣሪ የምሰጣቸው ነበሮች ይኖራሉ በህይወቴ ውስጥ ፈጣሪ ትልቅ ቦታ አለው። ይሄን ነገር ደግሞ ያሳካል ብዬ የማስበው ፈጣሪን ነው ታስፋ የማደርገው ማለት ነው። እኔ በኔ እርምጃ ቢሆን ብዙ ነገሮችን ቀይር ነበር ነገር ግን ሀጣሪ ፈቀደው ነው። የሚሆነው እና አሁንም ባለው ሁኔታ ፈጣሪ ያለው ነገር ይሆናል ብዬ ስለማምን በቻልሁት አቅም ከፈጣሪ ጋር መገናኘት እፈልጋለሁ። እነኚህ ነገሮች በእቅዴ ውስጥ አድርጌ ነው ቢያንስ ባልሄድ እንኳን ሀሳቤ እዛ ነው ያለው በቃ ብዬ ነው የማስበው እና በጣም በጉዞ መልኩ እነኚህ ነገሮች በውስጤ የሚመላለሱ ነገሮች ናቸው። እና ደግሞ ምንድነው የማደርገው ተጨማሪ ትምህርቶች ይኖራሉ ትምህርቶች የምንላጨው የተለያየ ትምህርቶች አሉ። እና እነኚህን ትምህርቶች ደግሞ እማራለሁ በተለያዩ ጊዜው በጣም የኔግሮሎጂ ዘመን ከመሆኑ አንፃር በጣም ብዙ እድሎች እየተፈጠሩን ያሉበት ሁኔታ አለ። እነኝህ በጣም የተፈጠሩልን ያሉት እድሎችን ደግሞ ወደ ከፍተኛ እድገት መቀየር ይጠበቅብናል የተሻለ እውቀት ማሳደግ የተሻለ ነገር ሲኖረን የተሻለ እድገት ይኖርናል። ስለዚህ የተሻለ ለማድረግ ደግሞ የተሻለ መስራት አለብን የተሻለ ማወቅ አለብን የተሻሉ ነገሮችን ማከናወን አለብን። እና በተቻለ አቅም ጊዜን ትርፍ ጊዜን በሙሉ ራሴ ላይ ነው ትኩረት ሰጥቼ የምሰራው ማለት ነው። እና እንደውም አይምሮየ ምን ብሎ ይጠይቀኛል ምን እየሰራ ነው? ወሬ ሳወራ እንኳን ወይ ደግሞ የሆነ የማይረባ ነገር ሳረግ አልኩኝ አይምሮዬ ደስ የማይለው የሆነ መረበሽ አይነት ስሜት ነው። የሚሰማኝ ምክንያቱም እኔ ማድረግ የምፈልጋቸው ነገሮች አሉ ማሳካት የፈለጋቸው ነገሮች አሉ። መጣር ያለብኝ አብዛኛው ነገር በትግል ነው የሚሳካው እናውቃለን መታገል አለብን መልፋት አለብን መውደቅ አለብን መነሳት አለብን። እነዚህ ነገሮች ሁሉ ለማድረግ ደግሞ ትርፍ ጊዜዎቻችን መጠቀም አለብን የስራችን መበደል የለብንም የስራ ሰዓታችን ተጠቅመን ከእኛ እኛን ስራ መበደል የለብንም። ስራችንን ሳንበድል እንዴት ነው በትርፍ ጊዜያችን ስራ ሰርተን ውጤታማ ማምጣት የምንችለው እንዴት ነው? ራሳችንን መገንባት የምንችለው እንዴት ነው? ራሳችንን ማሳደግ የምንችለው የሚለውን ነገር በሰፊው መስራት እፈልጋለሁ መስራት እፈልጋለሁ። ስለዚህ ከዛ አንፃር ብዙ ነገሮች አዳዲስ ትምህርቶችን በተለይ ገንዘብ ሊያመጡ የሚችሉ የተሻለ ተጨማሪ ገቢ ያስፈልገኛል የግድም ስለዚህ እነኚህ ተጨማሪ ገቢ የማገኝባቸውን አማራጮች በሙሉ እሞክር እሰራለሁ ማለት ነው። ምክንያቱም የተሻለ ትርፍ ላገኝበት የሚችለው ነገር ላይ ሙሉ ትኩረቱን አድርጌ ነው የምሰራው እንጂ ዝም ብዬ አይደለም የምሄደው ምክንያቱም ዝም ብለን የምንሄድ ከሆነ ምንም ከ ስራ ሰርተን ቤት ገብተን የምንተኛ አይነት ነገር ከሆነ ምን ለውጥ ይመጣል? መጠበቅ አንችልም እና ይሄን ለውጥ ለማጣት ደግሞ መልፋት አለብን መታተር አለብን መታገል አለብን ይሄን ትግል ደግሞ በደንብ ስንታገል ነው ትርፍ ጊዜያችን ስንጠቀም ነው። እንጂ በስራ ሰዓት ስራ ነው በቃ አለቀ ስለዚህ ትርፍ ጊዜያችን ተጠቅመን ደግሞ ተጨማሪ ገቢ ተጨማሪ እድገት ተጨማሪ ሌላ ይቅርና የአስተሳሰብ አድማሳችን ለማስፋት ማንበብ አለብን ስለ ገንዘብ ስለ ኢኮኖሚ ማንበብ አለብን። የተለያዩ እውቀቶችን መሰብሰብ አለብኝ ስለዚህ የተረገኝ መሳለፊያዎችን በሙሉ የምትጠቀመው በዋዛ ፈዛዛ እና በደስታ ሳቅ ሳይሆን በምችለው አቅም ራሴን ምርታማ የሚያደርጉ ነገሮች ላይ በሙሉ በማሳረፍ ነው ጊዜን የተጠቀምኩ ያለሁት። በዚህም ደግሞ በጣም

ቀጣይ ደስ ይለኛል ጭንቀት ሲሰማህ ምን ታደርጋለህ የሚል ነው? እና ጭንቀት ሲሰማኝ ብዙ ጊዜ የተለያዩ ተግባራቶችን አከናውናለሁ የተለያዩ ስራዎችን እሰራለሁ እና ጭንቀት ሰማኝ የማደርጋቸውን ድርጊቶች አሉ አንዳንድ ነገሮች ምንድነው ራሴን በተቻለኝ አቅም ለማረጋጋት እሞክራለሁ። ጭንቀት በራሱ ለምን መጣ ብዬ ጭንቀት ምንድነው የሚለውን ነገር ትንሽ ልበል። ጭንቀት ማለት አእምሮአችን በሆነ ነገር ሊሆን ይችላል በሆነ ምክንያት ሀሳቡን መሰብሰብ ያቅተዋል በጣም የሆነ የሚደብር አይነት ስሜት ይኖረዋል። እና ያ ጭንቀት ደግሞ ዛሬን አለም ነገር የሚያበላሽብን ምክንያቱም ጭንቀት በተቻለ አቅም ጥሩም ጥሩ ጎን ሊኖር ይችላል ጥሩም ያልሆነ ጎን ሊኖር ይችላል እና ከዛ አንፃር ጭንቀት ለተለያዩ ጤና አሉ ነው ጤናማ ያልሆኑ ነገሮች ያጋልጠናል ማለት ነው። እና ጭንቀትን ሲሰማኝ ምን እንደማደርግ የማደርገው ነገር ቢኖር መጀመሪያ በተቻልኩ አቅም ጭንቀት ለመውጣት ይቺን የጭንቀቱን ምክንያት እፈልጋለሁ ጭንቀቱም እንዴት የተፈጠረው? ከሰው ጋር መጣላት ከሆነ ያንን ነገር ለሰው መታረቅ ካለብኝ ይቅርታ ማረድረግ ካለብኝ ወይ ደግሞ ያን ነገር ቀላል ነው እኮ ይበቃ እንደዚህ ነው ምናምን ብዬ ማለፍ ካለብኝ ለማለፍ እሞክራለሁ። ከዛ ሲቀጥል ደግሞ መተውና ያን ነገር በቃ ጥሎ ጥሩ ጋር ነገር እንደቀላል እንደቀልድ አይቶ ማለፍ ከሆነ ይሄንንም ለማድረግ እሞክራለሁ። እና ጭቀት ሲሰማኝ ንቆ ማለፍ ካለብኝ እንደዛው ማለት ነው። እና በተቻለኝ አቅም መንስኤው ምንድነው የሚለውን ነገር ነው የምመረምረው ምንድነው ምክንያቱ ለምንድነው እየተጨነኩ ያለሁት ውጤት አለመሳካት ነው። መውደቅ ነው ኪሳራ ነው ስኬታማ ለመሆን ነው? ወይስ ደግሞ የተሻለ የምፈልገውን ነገር ማጣቴ ነው? ወይስ ደግሞ የምወደውን ሰው መጣላቴን የምወደው ሰው ወይም ደግሞ በቃ የተሆነ ነገር ይኖራል ጭንቀት ሲሰማም ወይ ደግሞ የምፈልገውን ተግባር ወይ ደግሞ የምፈልገውን ስራ እየሰራሁ ስላልሆነ ነው። እየተጨነቁ ያለሁት የሚለውን ነገር አስባለሁ መጀመሪያ ከዛ በኋላ ለምሳሌ የሰራው አለው ስራ የምፈልገው ስራ ሳይሆን ቀርቶ መስራት ያለብኝ ነገር ሳይሆን እኔ ለምሳሌ በተለያዩ ማህበራዊ ሚዲያዎች እያየሁ ራሴን እያስደሰትኩ በቃ ለጊዜው የደስታን አይምሮዬን እየሰጠው የምቆይ አይነት ከሆነ በቃ ጭንቀት ይሰማኛል። አእምሮዬ ለምን ይሄን አደረኩኝ ብሎ ይጠየቀኛል ምክንያቱም የኔ አይምሮ ስራ ነው የለመደው ስራ መስራት አለበት ስራ ሲሰራ ነው አይምሮ የሚያርፈው ስራ ሲሰራ ነው። አይምሮአችን ስነ ስርዓት ይዞ የሚሄደውና አይምሮአችን በማይረባ ነገር አይምሮዬን ለምን ተሞላ ብዬ ጭንቀቴ በዛ ምክንያት ከሆነ ያንን ነገር አጠፋለሁ። ማህበራዊ ሚዲያ እያየሁ ከሆነ ጭንቀት የመጣብኝ አንጭን ያን ማህበር ላጠፋና መስራት ያለብኝን ስራ እሰራለሁ በቃ አለቀ። ያኔ ተሰራ አይምሮዬን ይረጋጋል ስራ እየሰራ ነው አይምሮዬን ይጠይቀኛል ምን እየሰራ ነው ምን እያደረክ ነው? አይ አሁን እኮ እንደዚህ እየሰራሁ ነው እንደዚህ የቻልኩት አቅም የተንቀሳቀስኩ ነው የአቅም እየሞከርኩ ነው ነገ ደግሞ ይይሳካል ዛሬ ባይሳካ ነገር ይሳካል ብዬ ራሴን አረጋግገዋለሁ ማለት ነው። እና ማድረግ ያለብኝ በተቻለኝ አቅም ምርታማ ሊያደርገኝ የሚችል ውጤታማ ሊያደርገኝ የሚችል ነገር ላይ ነው እኮ ሙሉ ትኩረቴን አድርጌ የምሰራው ማለት ነው። እና ይሄን ስራ በሚገባ እየሰራሁ ነው ወይ ብዬ ራሴን እጠይቃለሁ እገመግማለሁ። ግምግም የግምጤ ጥሩ ጥሩ ካልሆነ ጭንቅ ይመጣብኝ ይችላል ወይ ደግሞ የሆነ ከስራ ባልደረቦች ጋር ጥሩ የሆነ ግንኙነት ከሌለኝ ያ ጭንቀት የመርጫ ምክንያቱም ከእነሱ ጋር የሚጨቃጨቅ ከሆነ በቃ ጥሩ ስሜት አይሰማኝም ያ ነገር ደግሞ ለተጨማሪ ሀሳብ ወደ ጭንቀት ውስጥ ሊወስደኝ ይችላል። እና በብዙ መልኩ ጭንቀት ሊፈጠር ይችላል የሚለውን ነገር ማንሳት እፈልጋለሁ። እና ጭንቀትን ከምቆቀሙበት አንደኛው መንገድ ቅድም ለመውሰድ ሞክሬያለሁ ግን ምንድነው አንደኛ ትንፋሽን በደንብ ወደ ውስጥ መውሰድ ከዛ በኋላ ትንፋሻችን ወደ ውስጥ በደንብ እንወስድና በጥልቀት መተንፈስ ማለት ነው። ውስጣችን ያለውን አየር ማስወጣት ከዛ ለመረጋጋት ያንን ነገር ባለማሰብ ለመረጋጋት መሞከር። ምንድነው የሚያስጨንቀኝ ወይስ ደግሞ ምን እያደረኩ ነው ወይ ምን ማድረግ አለብኝ የሚለውን ነገር ጭንቀቴን ለመቆጣጠር መሞከር መጀመሪያ ምወስደው እርምጃ ቢኖር ይሄ ነው። መሞከር ምንድነው ያስጨነቀኝ ያለው ነገር የሚለውን ነገር ከለየው በኋላ ይሄንን ነገር አደርጋለሁ። ከዛ ሲቀጥል ደግሞ ብዙ ጊዜ ምንድነው በጣም ጭንቀት ሲኖርብን ሃይማኖታዊ ቦታ መሄድ በቃ እኛም የምንችለውን አድርገን እኔም እኔ የምችለው አድርጌያለሁ ፈጣሪ የቀረውን ደግሞ አንተ አድርገው አንተ አሳካው አንተ ሙላበት ብለን ወደ ፈጣሪው እንጸልይበት ሁኔታ ይኖራል። እና ምንድነው ጭንቀት ሲሰማኝ ያንን የማደርገው ነገር ይሄ ነው በቃ ወደ ፈጣሪ ሄደን ሃይማኖታዊ ቦታዎች ሄደን እኔ የቻልኩትን እያደረኩ ነው ግን አልተሳካም። አለቀ ይሄን ቁም ነገሩ ፈጣሪ ሁል ጊዜ ምክንያት አለው ብዬ አስባለሁ ለኛ ሊያደርግልን ሲፈልግ ለኛ ሊያሳካልን ሲፈልግ የሆነ ምክንያት አለው። እና ያን ምክንያት ደግሞ በሚገባ መጠቀም መቻል አለብን ምክንያቶቹ አንዳንዴ ለበጎ ናቸው የመጡት አንዳንዴ ደግሞ ለበጎም ላይሆን ይችላል። እነዚህ ምክንያቶች ወደ ህይወታችን የመጡት ነገር ግን ሁሉም ነገር ሲመጣ ለበጎ ነው። አዎ በቃ ፈጣሪ ወደ እኔ ህይወት የሚያመጣው ነው ለበጎ ነው ምክንያት ነው ብለን ተቀብለን ያንን መስራት አለብን። እና ምንድነው ሁል ጊዜ ለበጎ ነው የሚል ነገር ለአእምሮአችን እንትን ከሰጠነው ምክንያቱም ደግሞ መንስኤ ከሰጠነው በቃ ይሄን ጭንቀት በሚሰማን ሰዓት ያ ነገር ይቀላል። እኛ ማድረግ የምንችለው ነገር ነው ማድረግ የምንችለው እኛ ማድረግ ከምንችለው በላይ ማድረግ አንችልም

ሙዚየም መሄድ ትወዳለህ የሚል ርዕስ አለ? ቀጣይ ላይ ያው ሙዚየም መሄድ ደስ የሚልም ነገር አለው እንደዛውም ደግሞ። አንዳንድ ደስ የማይሉ ነገሮች ይኖሩታል። እና ሙዚየም መሄድ ትወዳለህ የሚለው ሀሳብ ላይ ሙዚየም መሄድ አዎ አንዳንዴ የምወድበት ሁኔታ አለ። አንዳንዴ ደግሞ የማልወድበት ሁኔታም ይኖራል። እና ግን ምንድነው እንደዚህ አይነት ሙዚየም ቦታ መሄድ በጣም ብዙ ጥቅሞች አሉት የሚለው ነው። ሙዚየም ምንድነው የሚለው ነገር ጀምሬ አንዳንድ ሀሳቦችን ላንሳ ሙዚየም የምንለው ምንድ ነው? በጣም ሰዎች የሚሄዱበት ቦታ ወይም ደግሞ ለየት ያለ ቦታ። ሙዚየሞች ብዙ ጊዜ የምንላቸው የተለያዩ ቅርሶች የሚቀመጡበት የተለያዩ ነገሮች የሚቀመጡበት ቦታ ነው። እና ሙዚየም የምንለው እነኚህ ቦታዎች ደግሞ በጣም በብዙ መልኩ የተለያዩ ቦታዎች ሊሆኑ ይችላሉ እእኒህ ሙዚየም የምላቸው ማለት ነው። እና ሙዚየም መሄድ ትወዳለህ አዎ እወዳለሁ የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም ሙዚየም የምንለው ቦታ የሆነ ልንዝናናበት የምንችልበት ቦታ ሊሆን ይችላል። የሆነ የድሮ ታሪኮች የሚቀመጡበት በቅርስ መልክ የሚቀመጡ ሊሆኑ ይችላሉ በታሪክ መልክ የሚቀመጡ ነገር ሊሆኑ ይችላሉ። እና በብዙ መልክ ሊቀመጡ የሚችሉ ነገሮች ይኖራሉ ሙዚየም የምንላቸው ማለት ነው። እና እነኚህ ሙዚየሞች ደግሞ ብዙ ጊዜ የምንጠቀምባቸው የተለያየ ሁኔታ ላይ ነው የምንጠቀመው ማለት ነው። እና የምንጠቀምበት የተለያየ አይነት ሁኔታ ይኖራል እና ስንጠቀም ብዙ ጊዜ የተለያዩ ታሪኮችን ለማወቅ ከዚህ በፊት ያለፉ ታሪካዊ ዳራዎችን ለማስቀመጥ የምንጠቀምበት ሁኔታ አለ። እንደ አጠቃላይ ማለት ነው ሙዚየም የምንለው እና ሙዚየም ያው በጣም በብዙ መልኩ ብዙ ነገሮች የሚቀመጡበት ነው ማለት ነው። ሙዚየም የምንለው እና ሙዚየም ስንጠቀም በጣም በብዙ መልኩ እኒህን ሙዚየም የምንላቸው ነገሮች የምንጠቀምበት ሁኔታ አለ ማለት ነው። እና ሙዚየም በተለየ አይነት ሁኔታ እንጠቀመዋለን የተለያዩ ድርጊቶችን እውቀቶችን እናገኝበታለን ለምሳሌ ድሮ ያለፉ መንግስታቶች የሚያስቀምጧቸው አስቀምጠው የሚያልፉ ነገሮች ይኖራሉ። እነኚህ በሆነ ነገር ላይ የሚቀመጡ ነገሮች ይኖራሉ እና እነኚህ ነገሮች ምንድን ናቸው? የሆነ ሊታገዙ የሚችሉ ነገሮች ሊሆኑ ይችላሉ። ወይም ደግሞ ታሪክ የሆኑ ነገሮች ሊቀመጡ ይችላሉ። እና በብዙ መልክ የተለያዩ ነገሮች ይቀመጣሉ። እና እነኚህ ነገሮች ይቀመጣሉ እንደ አጠቃላይ እና ሙዚየም የሚባለው እሱ ነው በቃ ምንም የተለየ ነገር የለውም። ግን ምንድነው ታሪክን ተከማችቶ የሚቀመጥበት ቦታ ላይ የተለያዩ መጽሐፍ ወይ ደግሞ የድሮ መጽሐፎች ምናምን ታሪካዊ መጽሐፎች ምናምን የሚቀመጥ ምንድነው? ሙዚየም ውስጥ ነው ማለት ነው። እና እነኚህ ሙዚየም የምንለው ከፍተኛው ሚና የሚወስደው እንዲህ አይነት ቦታ ላይ ሲቀመጥ ነው። እና ሙዚየም የምንለው በዚህ በዚህ መልኩ ሲሆን ነው ማለት ነው ሙዚየም የምንላቸው በዚህ መልኩ እነኚህ ነገሮች ናቸው ማለት ነው። እና ሙዚየም በብዙ መልኩ ማንሳት እንችላለን። እና ሙዚየሞች በብዙ መልኩ ሀገራችን የተለያዩ ብዙ ነገሮች አሉ እነኚህ ሙዚየሞች ደግሞ ለጉብኝት ክፍት ናቸው። እነኚህ ሙዚየሞች ደግሞ ታሪክን ማወቅ ነው ከዚህ በፊት የነበሩ እቃዎች የሚጠቀሙባቸው የተለያዩ የከበሩ ማዕድኖች ራሱ የሚገኙት በሙዚየም ውስጥ ነው። እነዚህ ማዕድናቶች የተከበሩ ነገሮች የሚገኙት እንዳለ በሙዚየም ውስጥ ነው። እና ከዛ አንፃር ስናይ ሙዚየም በጣም ልዩ የሆነ ቦታ ነው የሚለውን ነገር ማሳት ፈልጌያለሁ። የተለያዩ ታሪኮች የሚቀመጡበት ቦታ ነው የተለያዩ ነገሮች የሚቀመጡበት ቦታ ነው ማለት ነው። ሙዚየም የምንለው እና ሙዚየም እንደ አጠቃላይ በብዙ መልኩ ሙዚየምን ማንሳት እንችላለን ማለት ነው። እና ሙዚየም በብዙ ነገር አብሮ የሚይዝ ነገር ነው በብዙ በውስጡ ታሪኮችን ብዙ ምን ያልተነገሩ ነገሮችን በውስጡ የሚይዝ ነገር ነው። የዛሬ ስንት አመት ስንት ሺህ ስንት መቶ አመት የተቀመጡ ነገሮች ሊኖሩ ይችላሉ። ወይ የተለያዩ ታሪካዊ ነገሮች ሊኖሩ ይችላሉ እና እነኛን ታሪካዊ ነገሮች ደግሞ የምናስቀምጠው ምን አይነት ቦታ ላይ ነው? ሙዚየም ላይ ነው እና በጣም በብዙ መልኩ ሙዚየም መሄድ እወዳለሁ። የሚሄድባቸው አጋጣሚዎችም አሉ የሚለውን ነገር ማንሳት እፈልጋለሁ እና ከሙዚየም በጣም ብዙ ነገሮችን ማንሳት ይቻላል። በሀገራችን ግን ሙዚየሞች ብዙ አይደሉም የሚለውን ነገር ደግሞ እንደ ሀሳብ ማንሳት እፈልጋለሁ። እና ብዙ አይደሉም ታሪክን ለማስቀመጥ የምናደርገው ጥረት በጣም ያን ያህል ትልቅ ነው ማለት አይቻልም እና ትንሽ ደካማ ነው ብዬ ባስብም ነገር ግን ሙዚየም ቢኖረን ታሪክን ከተወለደ ትውልድ ማሻገር እንችላለን ከሚፈልገው ቦታ ወደሚፈለገው ወደሚፈለገው ነገር ማዋል እንችላለን። እና ከብዙ አንፃር ስናይ ሙዚን በጣም ትልቅ ነገር ነው። እና ሙዚየም መሄድ መውደድ ለትውልዶቻችን የሚቀመጡ ነገሮች ሙዚየም እንትን በሚሉ ሰዓት ነው እና ሙዚየም በጣም እወዳለሁ። እነዚህ ሙዚየሞች ላይ ደግሞ ተለያዩ ሁኔታ የተለያዩ ታሪኮችን የምናውቅ ቤታዊ ትምህርቶችን የምናውቅ ያሳለፉትን ትላልቅ ታሪኮች በዛ በሙዚየም ውስጥ ነው የሚያልፉት እና እነኚህ ሙዚየም የሚለው ነገር ትልቅ የባህልን ባህልን ለማሸጋገር በፊት የነበሩ ታሪኮችን ለዘመን ለማውረስ ማስረጃነት የምናገኝበት የምንችልበት ቦታ ቢኖር አንዱ ሙዚየም ነው። እና ሙዚየም መሄድ ያው ያደስተኛ የሚለውን ነገር ማንሳት እፈልጋለሁ። እንደ አጠቃላይ ግን ሙዚየም ብንጎበኝ አሪፍ ነው

አንዲስ ቴክኖሎጂ መማር ትወዳለህ የሚል ነገር አለ አዎ አንዲስ ቴክኖሎጂ መማር በጣም እወዳለሁ ያስደስተኛል በብዙ መልኩ ማለት ነው። ምክንያቱም ዛሬ አለም እየሄደች ያለችው ከቴክኖሎጂ አንፃር ነው ቴክኖሎጂ በጣም እያደገ ነው የመጣ ያለው ቴክኖሎጂ በጣም በብዙ መልኩ እየተመነደገ ያለበት ሁኔታ አለ። እና ቴክኖሎጂ ምንድነው? ቀን በቀን የምናሳድገው ቀን በቀን እያደገ የሚሄድ እየተማርነው የሚሄድ ነገር ነው። እና በተለይ ዛሬ ላይ ከኤአይ ጋር የሚመጡ ነገሮች አሉ ከእነሱ ጋር ከአርቲፊሻል ኢንተለጀንስ ጋር የመጡ ነገሮች ከመኖራቸው አንፃር። ቴክኖሎጂን በጣም መማር የውዴታ ግዴታ ሆኗል መማር አለብን የግዴታ ራሳችንን ማሳደግ አለብን ራሳችንን ማስማማ ማስተማር አለብን ራሳችንን ማበልጸግ አለብን። ራሳችን ላይ መስራት መቻል አለብን ራሳችንን ማሳደግ አለብን በብዙ መልኩ። እነኚህ አዲስ ቴክኖሎጂ መማር ትችላለህ ወይም ደግሞ ትወዳለህ ምናምን ነገር በጣም ነው የምወደው ሲጀመር። ከዚህ ጊዜ በኋላ ከቴክኖሎጂ ውጪ ነገሮች የማይታሰቡ ናቸው በቀላሉ ጦርነትን ብናይ ዛሬ። በቀላሉ ድሮ በጎራዴ በጦር ምናምን ነገር ነበረ እና ምናልባት በግርም ሊሆን ይችላል። ዛሬ ላይ ግን የመጣው ጦርነት ግን በአየር ሆኗል በጣም ቴክኖሎጂ ከማደጉ የተነሳ በድሮን በተለያዩ የሰለጠኑ ጀቶች ምኖች ምናምን ነገሮች ሆነዋል። ስለዚህ ዛሬ ላይ በሰለጠኑ አውሮፕላኖች ምናምን ሆኗል። ዛሬ ጦርነትን ስናይ እና አሁን ይሄ ምንድነው ቴክኖሎጂ እድገት ነው። ቴክኖሎጂ እያደገ በሄደ ቁጥር ለውጥ እየመጣ ይሄዳል እና ለውጥን ለማምጣት ደግሞ ቴክኖሎጂ በተሻለ መልኩ ማደግ መቻል አለበት። እና ቴክኖሎጂን እያሳደግን መሄድ አለብን ቴክኖሎጂ ላይ በሰራን ቁጥር ደግሞ ነገሮች ላይ ለውጥ እያመጣን መሄድ እንችላለን። እና ከብዙ ነገር አንፃር ስናይ ቴክኖሎጂ በጣም በብዙ ጠቀሜታ አለው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና ቴክኖሎጂን ስንጠቀም ደግሞ ብዙ መልኩ የምንጠቀማቸው ቴክኖሎጂ ነገሮች ይኖራሉ። እነዚህ ቴክኖሎጂ እቃዎች ደግሞ ብዙ ማወቅ አለብን መማር አለብን። ጊዜ ይፈልጋሉ አዲስ ቴክኖሎጂ መማር ማለት ነው ራሱን ትምህርት ይፈልጋል። እና የግድ ከአለም ጋር ለመራመድ ዛሬ ካለንበት ወደፊት ከሚኖረው አለም ጋር ለመራመድ ግዴታ ቴክኖሎጂ ጋር አብረን መራመድ አለብን ቴክኖሎጂ ጋር ራሳችንን ማሳደግ መቻል አለብን። ቴክኖሎጂ ጋር ራሳችንን ማብቃት አለብን ራሳችንን ማዘመን አለብን ማሻሻል አለብን ብዬ አስባለሁ። ቴክኖሎጂ በቀላሉ ቴክኖ ኦሌጂ ምንድነው? የአዲስ እቃ አዲስ የቴክኖሎጂ ምርቶች ለምሳሌ በፊት በቀላሉ ስልክ ስለማውራት የገመድ ስልክ ነበር የገመድ በየቤቱ የሚኖር ስልክ ነበር። ዛሬ በቀላሉ በእጃችን ባሉ በትናንሽ ስልኮች ከሀገር ሀገር መደዋወል ከሀገር ሀገር ማውራት የምንችልበት ሁኔታ ተፈጥሯል። ከዚህ በላይ ቴክኖሎጂ ምንም የለም። ስለዚህ ይሄንን ቴክኖሎጂ ደግሞ አንዲስ ቴክኖሎጂ ነው አናውቀውም እኛ ለእኛ አዲስ ነው እና ይሄንን ግን መማር አለበን ስንማር ነው የምናውቀው። ተምረን እውቀቱን ስናዳብር ቴክኖሎጂን እንረዳን ያኔ መስራት እንችላለን መስራት መትራት የምንፈልገውን ነገር ማከናወን እንችላለን ማለት ነው። አለበለዚያ ግን እውቀቱ አይኖረንም እውቀቱ ከሌለን ደግሞ መማር አንችልም ማወቅ አንችልም ማለት ነው። እና ከብዙ ነገሮች አንፃር አዳዲስ ቴክኖሎጂ መማር ትወዳለህ? አዎ የሚገባ እወዳለሁ ያስደስተኛል መማርም እፈልጋለሁ በቃ አለቀ ይሄ ነው። ምክንያቱም ከጊዜው ጋር ለመራመድ ጊዜው የቴክኖሎጂ ዘመን ነው በቃ ሁሉ ነገር ጦርነት እንኳን በቴክኖሎጂ ሆኗል። ዛሬ በቀላሉ መረጃ ለማግኘት በጣም በቅርበት ያሉት ቴክኖሎጂዎችን መጠቀም በቂ ነው። በቃ የተለያዩ አርተፊሻል ኢንተለጀንሶች ከተጠቀመን መጠቀም መቻል ራሷን ቴክኖሎጂ ነው ስለዚህ ቅድም ስልክን አንስቻለሁ። ቴክኖሎጂ ስለ ቴክኖሎጂ እውቀት ከሌለኝ አዲስ ነገር መማር ካልቻልኩ በቀላሉ ስልክ እንኳን መንካት አልችልም ማለት ስልክ መደወል አልችልም ስልክ መቀበል አልችልም። ያለኝ እውቀትም ወስን ይሆናል ስለዚህ ያለኝን እውቀት ማሳደግ የቴክኖሎጂ ያለኝ እውቀት ማሻሻል ከእኔ የሚጠበቅ ግዴታ ነው ማለት ነው። ስለዚህ የቴክኖሎጂ የሚወጡ ነገሮችን መማር በጣም እወዳለሁ ያስደስተኛል የሚለውን ነገር ማንሳት እፈልጋለሁ። እና በቴክኖሎጂ ደግሞ ብዙ ነገሮች ዛሬ ላይ ቴክኖሎጂ ውጪ የሚሰሩ ነገሮች የሉም በጣም ቴክኖሎጂ የሰውን ልጅ ህይወት እያቀለለበት ሁኔታ አለ። ለምሳሌ ሮቦቶችን ማየት እንችላለን የሰው ልጅ የሚሰራቸውን ቀን በቀን የሚሰራቸውን የመስተንግዶ ስራ። የተለያዩ የሚሰራቸውን የተለያዩ ተግባራዊ በሙሉ በቴክኖሎጂ መጠቀም በቀላሉ መስራት የሚቻልበት ሁኔታ ተፈጥሮ ማለትም ቴክኖሎጂን በቀላሉ መጠቀም ማለት ነው። እና እነኚህ ሮቦቶች ለምሳሌ አንድ ሰው የሚያስተናጋጅ ለምሳሌ ወክለው እየሰሩ እንደሆነ በተለያዩ አለማችን ሀገር ውጪ አይተናል እነዚህ ቴክኖሎጂ ምርቶኝ ናቸው። ስለዚህ ነገ የሰው ልጅ አሳርፈን ስራ ሊያሳጡትም ይችላሉ ባነሩን ደግሞ ሰውንም ሊረዱ ይችላሉ። ገብቶሃል ስለዚህ ስነኚህ አጠቃቀም ስነኚህ መረዳትና ማወቅ ቴክኖሎጂ መማር ማወቅ አዳዲስ ቴክኖሎጂ መማር ማወቄ። ይጠቅመኛል አንጂ አይጎዳኝም። እነኚህ ነገሮች ስራ ሊቀሙ ይችላሉ አዎ ስለዚህ ምን ማድረግ አለብኝ መውሰድ ያለብኝ እርምጃዎች ካሉ እነኚህ እርምጃዎች እወስዳለሁ ማለት ነው። እና በብዙ መልኩ እነኚህን ረመድ ቴክኖሎጂ ጋር ህይወታችን ከቴክኖሎጂ ጋር ተቆራኘ ነው ማለት እንችላለን እንደ አንድ ግለሰብ። ከቴክኖሎጂ ውጪ የምናስባቸው ነገሮች በጣም ውስን ናቸው። ዛሬ አለም ከአንድ ቦታ ወደ ሌላ ቦታ ላይ መሄድ እንኳን ቴክኖሎጂ በጣም አስፈላጊ እንደሆነ እናውቃለን። እና ከዛ ከቴክኖሎጂ ያ ቴክኖሎጂ ነገር ለምሳሌ አይሮፕላን ቴክኖሎጂ ነው እሱን የሚነዳው ሰው ነው። ያን አዲስ ነገር መማር የማይችል ሰው ከሌለ የሚነዱ ሰዎች ላይኖሩ ይችላሉ። ስለዚህ አዲስ ነገር የሚማር ሰው መኖር አለበት ማለት ነው። የቴክኖሎጂ እንዲቀጥል ካተፈለገ ስለዚህ ቴክኖሎጂ መማር በጣም ወዳለሁ

እሺ በቀን ሰዓት ስልክ ይጠቀማል የሚል ነገር አለ። ስልክ ያው በጣም ብዙ ጊዜ እንጠቀማለን በተለይ በቀን ውስጥ በጣም ብዙ ጊዜ እኔ በተለይ እጠቀማለሁ ብዬ ነው የማስበው በጣም ብዙ ጊዜ ስልክ እጠቀማለሁ በቀን ውስጥ ማለት ነው። እና እነኚህ በቀን ውስጥ መጠቀም አይቼው ስልኩ ወይ ደግሞ በሚገባ በቀን ውስጥ ብዙ ሰዓት እጠቀማለሁ ብዬ አስባለሁ። እና የምጠቀመው ደግሞ ለምሳሌ በቀን ውስጥ የምትጠቀመው ስልክ በቀን ውስጥ ብዙ ጊዜ ተጠቀም እችላለሁ በቀን ውስጥ ማለት ነው። ምክንያቱም የተለያዩ ተግባራቶችን አከናውናለሁ በቀን ውስጥ እና እኔ በቀን ውስጥ ማከናወናታቸው ተግባራቶች ደግሞ ለማገናወስ ሊክ በሚገባ ነው የምጠቀመው ብዙ ሰዓት እጠቀማለሁ ከሰዓታት በላይ ማለት ነው። ከሁለት ሶስት አራት ሰዓት ያህል እጠቀማለሁ በተለያዩ እነሱ የምትጠቀምባቸው ራሴ ሊያሳድጉ የሚችሉ እውቀት ላገኝባቸው የሚችሉ ነገሮችን እሰማለሁ ከዛ ሲቀጥል ደግሞ እንደዚህ አይነት ኦንላይን ስራዎችን እሰራለሁ። እና ደግሞ ራሴን የምማርባቸው ሙያዎች አሉ ኦንላይን ከታመማራቸው መሬት በጉልበት በአካል ተገኝተህ መስራት የማይጠበቁብን ብዙ ኦንላይን ሙያዎች እንዳሉ እናውቃለን። እና እነኚህ ሙያዎች እማራለሁ እና እነዛኛው ጊዜ ከስልኬ ጋር የማጠፋው ጊዜ በጣም ብዙ ጊዜ ከስልኬ ጋር አጠፋለሁ የሚለውን ነገር ማንሳት እፈልጋለሁ። እና በጣም ብዙ ሰዓት እጠቀማለሁ ለምሳሌ ስልክ በማውራት ከሰው ጋር ቤተሰብ ጋር ሊሆን ይችላል ወይም ደግሞ ከቅርብ ጓደኛ ጋር ከዘመድ ጋ ሊሆን ይችላል። በቀን ውስጥ ቢያንስ እስከ አንድ ሰዓት የምወራበት ሁኔታ ይኖራል። ከዛ ኦንላይን ላይ ደግሞ ቢያንስ ሁለት ሶስት ሰዓት የምቆይበት ቤት ሊኖር ይችላል ማለት ነው። ኦንላይን ላይ እና ብዙ ሰዓት ልቆይ እችላለሁ። ከዛ ሲቀጥል ደግሞ ከኦንላይንም ውጪ ደግሞ አንዳንድ ነገሮችን ማህበራዊ ሚዲያዎች ላይ የምቆይበት ሰአቶች ይኖራሉ እነዚህ ማህበራዊ ሚዲያ ላይ ደግሞ የምቆይባቸው ሰአቶች በጣም ረጅም ሊሆኑ ይችላሉ። እነኚህን ረጅም ሰዓት ሆይ ደግሞ በማህበራዊ ሚዲያ ላይ የማጠፋበት ጊዜ ሊኖር ይችላል ማለት ነው። ለማህበራዊ ሚዲያ ላይ ብዙ ጊዜ የምጠቀማቸው ነገሮች ይኖራሉ ማህበራዊ ሚዲያ ላይ የምናጠፋው ጊዜ ይኖራል ምን ያህል ሰዓት ስልክ ላይ አጠፋለሁ ቢለው በማህበራዊ ሚዲያም የሆነ አለ ከሠላሳ እስከ አርባ አምሳ ደቂቃ ልናጠፋ ልናጠፋ እችላለሁ። እና ብዙ ጊዜ ስልካችን ላይ የምናጠፋው ጊዜ በተለይ ዛሬ ዛሬ በጣም ረጅም ጊዜ ሆኗል በተቻለ አቅም ግን የስልኬ ላይ የማጠፋው ነገር ምን እንደሆንኩኝ እፈልጋለሁ። ምርታማነት ያለብህ ጊዜ ስራ ስራ እየሰራሁ እንድቆይ እፈልጋለሁ ምርታማ እንድትሆን የጠበቀ ስራ እየሰራሁ መቆየት እፈልጋለሁ በቻልኩት አቅም ማለት ነው። እና በቀን ስንት ሰዓት እጠቀማለሁ የሚለው ግን በጣም ብዙ ሰዓት እጠቀማለሁ ቢያንስ ሶስት እስከ አራት አምስት ሰዓት ሳልጠቀም አቀርም ብዬ አስባለሁ ምናልባት ቆጥሬ ባላውቅም ግን በተለይ ሁኔታ ስልኬ ጋር ያለኝ ግንኙነት በጣም ቅርብ ነው። ስልኬን በሚገባ ነው የምጠቀመው በተለያየ ሁኔታ በተለያየ ሰዓት ስልኬን በሚገባ ነው መጠቀሙ የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም አለ ስልክ ዛሬ እያንዳንዱን እንቅስቃሴያችን አስቸጋሪ ሆኗል ስልክ ሳንጠቀምን የምናደርገው ነገር የለም ስልክ አለ ከስልክ ውጪ ምንም የምናከናውነው ተግባራት የለም። ስልክ መጠቀም ደግሞ ጉዴታ ሆኗል ስለዚህ ዛሬ ምንም ነገር ለማከናወን ስልክ መጠቀም መቻል አለብን እና በቀላሉ ስራ እንኳን ያለውን ነገር በስራ አካባቢ ያለውን አካባቢ ለማወቅ እንኳን ስራ ላይ ያለውን ነገር ለማወቅ ማድረግ አለብን። ስልክ መጠቀም መቻል አለብን እና ምንድነው? የተፈጠረው ነገር ስልክ ትጠቀማለህ አዎ እጠቀማለሁ ስንት ሰዓት ምን ያህል ደቂቃ ትጠቀማለህ? በቀን ስንት ሰዓት ስልክ ትጠቀማለህ? የሚለው ነገር ትልቅ ጥያቄህን ስንሰራ ማለት ነው ሁለት ሰዓት ነው ሶስት ሰዓት ነው እና በቻልኩት አቅም ግን እነዚህ የማጠፋቸው ሰአቶች ምርታማ የሆነ ስራ መስራት ነው። ጊዜ ለማጥፋት ሞክረው ብዙ ጊዜ ማህበራዊ ሚዲያ ላይ ማጥፋው ጊዜ ውስን ነው ብዬ ነው የማስበው ምክንያቱም ብዙ ጥቅም አለው ብዬ አላስብም። ግን በተለያዩ ማህበራዊ ሁኔታ ከሰው ወይ ጋር በመውራት ምናምን የሚጨርሳቸው ጊዜ ወይ ግን ትንሽ የሚባለው አይደለም ረጅም ጊዜ ነው የምጨርሰው። በተለይ ማህበራዊ ሚዲያው ጊዜ በማጥፋት አዎ ምንም ጥያቄ የለውም። ረጅም ሰዓት ላጣፋ እችላለሁ ረጅም ጊዜዎችን እዛ ነገር ላጣፋ እችላለሁ ማለት ነው። እና በቀን ስንት ሰዓት ስልክ ይጠቀማል? የሚለው ግን ይሄ ነው ብዬ ግልጽ ማስቀመጥ ባልችልም በጣም ብዙ ሰዓት በሚባል መልኩ ጊዜያችንን ዛሬ ዛሬ ሁላችንም ስልካችን ላይ እናጠፋለን። አንዳንዱ ማህበራዊ ሚዲያ በመኮርኮር በማየት የሚያሳልፍ አለ አንዳንዱ ደግሞ ልክ እንደ እኔ አንዳንድ ኦንላይን ስራዎችን በመፈለግ ራሱን ለማሸነፍ እውቀት በመገብየት አንዳንድ ሙያዎችን በመማር አንዳንዶች ደግሞ ስልካቸው ላይ ወይ ደግሞ ኮምፒውተራቸው ላይ ብዙ ጊዜ የሚቆዩበት ገንዘብ በመስራት ነው በቃ ከፍተኛ የሆነ ገንዘብ የሚሰሩ ሰዎች እንደሆኑ እናውቃለን። በዚህ በዲጂታል አለም ላይ ወይም ደግሞ በቴክኖሎጂ ዘመን በጣም አብዛኛው ሰው ከኮምፒውተር ጋር እና ከስልክ ጋር የተገናኘ ነው ህይወቱ እና ይህንን በመጠቀም ደግሞ እንደ እድል ኢንተርኔት ያመጣልን እድል አለ። ካለንበት ሆነን የምንሰራቸው ሙያ ካለን የምንሰራቸው ሙያዎች አሉና የሙያዎች በአግባቡ ቅጥቅጦ ተምሮ ከዛ በኋላ ምርታማና ውጤታማ የሚሆን በጣም ቦታው እንዳለ እናውቃለን እና እነኚህን ይሄ ደግሞ ትልቅ ነገር ነው። ስለዚህ አንዳንዴ እንዴ በወሬን በማህበራዊ ሚዲያ በማይረቡ በተለካሸ ነገሮች ተውጠን ከምንቀር በአንዳንድ ጥልቀት ባላቸው እኛ ሊለውጡ የሚችሉ ሙያዎች ወይም ደግሞ ትምህርቶች ጊዜያችንን ብናጠፋ የተሻለ ምርታማ መሆን እንችላለን ብዬ አስባለሁ። የተሻለ ተጠቃሚ ምን እንሆናለን እና ይሄን ላሰማን ሳትፈልግ በአጠቃላይ ማለት ነው። እና በጣም በብዙ መልኩ ስልካችን ላይ የሚያጠፋው ጊዜ ግን በጣም ረጅም መሆኑን ማገናጸብ ያስፈልጋል ማለት ነው። እና በተቻለ አቅም ወደ ምርታማ ወደሆነ ነገር ብንቀይረው በጣም አሪፍ ነው የሚለውን ነገር።